አዎ ምግቤን ከሌሎች ጋር መጋራት እወዳለሁ እንደ ተማሪ ምግብ መጋራት በእለት ተእለት ህይወቴ ውስጥ ብዙ የሚገኘው ነገር ነው። በተለይም ከጓደኞቼ ከክፍል ጓደኞቼ ወይም ከክፍል ጓደኞቼ ጋር ምግብ መጋራት ጠንካራ ግንኙነቶችን ለመገንባት እና የአንድነት ስበት ለመፍጠር ይረዳል ብዬ አምናለሁ። ከጓደኞቼ ጋር ስሆን በእረፍት ጊዜ በጥናት በቡድን ውይይቶች ወቅት ምግብ መጋራት ያስደስተኛል። አንዳንድ ጊዜ ምግብ ከቤት እናመጣለን ወይም አንድ ላይ ለመብላት ትንሽ ነገር እንገዛለን። ምግብ መጋራት እነዚህን ጊዜያት የበለጠ አስደሳች ያደርጋቸዋል። እና እርስ በርሳችን ምቾት እንዲሰማን ይገደናል። እንዲሁም ምግብ መጋራት እወዳለሁ። ምክንያቱም ደግነትና እንክብካቤን ያሳያል። አንድ ሰው ምሳውን ቢረሳው ወይም በዚያ ቅጽበት ምግብ መግዛት ካልቻለ ያለኝን በማካፈል ደስተኛ ነኝ። ትንሽ ክፍል እንኳን ለውጥ ሊያመጣና ድጋፍ ሊያሳይ ይችላል። እንደ ተማሪም ምግብ መጋራት ተግባራዊ ነው። ብዙ ጊዜ ለረጅም ሰዓታት እናጠናለን። እና መክሰስ ወይም መጠጦችን መጋረት ትኩረትና ጉልበት እንዲኖረን ይረዳናል። ሁሉም ሰው ድጋፍና ተነሳሽነት የሚሰማበት አወንታዊ አካባቢ ይፈጥራል። በተጨማሪም ምግብ መጋራት የተለያዩ ጥቅሞችን እና ባህሎችን እንድንለማመድ ያስችለናል። ጓደኞች ባህላዊ ወይም በቤት ውስጥ የተሰራ ምግብ ሊያመጡልኝ ይችላሉ። እኛ በማጋራት ስለአንዳችን የሌላችን ዳራና ወጎች የበለጠ እንማራለን። ይህ የተማሪዎችን ህይወት የበለጠ አስደሳች እና ትርጉም ያለው ያደርገዋል።